ምወደው ልብስ ጉርድ ቀሚስ እወዳለሁ ሙሉ ቀሚስ እወዳለሁ ሸሚዝ እና ቲሸርት ቀለል ያሉ ቲሸርቶችን እወዳለሁ። ሁሌም በቋሚነት የቀሚስ ለባሽ ነኝና ቀሚስን ከሌላ ሸሚዝ ጋር ወይም ደሞ ጉርድ ቀሚሶችን ከቲሸርቶች ጋር መልበስ እወዳለሁ። እነዚህ ናቸው የልብስ ምርጫወቼ

በቤቴ ውስጥ ያሉት የቤት እቃዎች በሳሎናቸው ውስጥ ሶፋ አለ፣ ቴሌቪዥን፣ የምግብ ጠረጴዛዎች፣ የመጽሐፍ መደርደሪያ አልጋ፣ ፍሪጅ ከዛ ውጪ የኩሽና እቃዎች አሉ። ለምግብ ማብሰያነት የምንጠቀምባቸው ድስጥ፣ ብረድስ ከዛ ውጪ ለሻሂ ማፊያ ማንቆርቆሪያ ብርጭቆ እነዚህ እነዚህ አይነት ነገሮች አሉ። በብዙ በአጠቃላይ ያሉት መገልገያ እቃዎች ናቸው።

ከብናና ከሻይ እምመርጠው ሻይ ነው ሻይመጠጣት እወዳለሁ። በብዛት የሻይቅጠል ሻይሳይሆን የሌሎችን የሻይ አይነቶች እወዳለሁ። ቡና ሁለተኛ ምርጫዬ ነው። እና የሁልጊዜም የመጀመሪያ ምርጫዬ ሻይ ነው። በሻይ ቅጠል ባይሆን እመርጣለሁ በሌሎች በዝንጅብል የተፈላ ሻይ በቅመማ ቅመም ነገሮች የተፈላን ሻይ ሁሌም እወደዋለሁ

ዛሬ የመጀመሪያ ምግቤ የነበረው ምንድነው ገንፎ ነው? የመጀመሪያ ምግብ ማለት ያው ጠዋት ቁርስ ነው። እና በቁርስ ሰዓት የተመገብነው ገንፎ ነበር። ገንፎ የሚዘጋጀው ከተለያዩ አይነት እህሎች ነው በዋነኝነት አብዛኛውን ፓርት የሚይዘው ገብስ ነው። ገብስና የተወሰነ አጃ ተጨምሮበት ነው። ዱቄቱ የሚዘጋጀው እና ተገንፍቶ ይበላል። እሱ ነበር ቁርሴ